"ጨው ብዙ ትወዳለህ ወይ?" ለሚለው ጥያቄ፤ ያው ጨው ብዙ መብላት ያው አስፈላጊ ነው ብዬ አላምንም። በሀኪሞችም ዘንድ ያው ብዙ ጨው ብሉ ብለው አይመክሩንም። ለጣዕም ያህል ብቻ እና ለጤንነት አስፈላጊ ስለሆነ በተወሰነ ደረጃ ትንሽ ብቻ እንድንጠቀም ነው የሚመክሩን። እኔም ደግሞ ያንን ነው እንትን ማለት የምፈልገው። በጣእም ለጣዕም ብቻ ትንሽ ነው እንትን ማለት የምፈልገው፤ እና ብዙ መብላት አልፈልግም ጨው። ስለዚህ ጨው ብዙ ከመብላት ይልቅ ለጤንነት እና ለጣዕም በሚሆን ልክ መብላት ጥሩ ነው ብዬ አምናለሁ፤ እና ብ ጫው ብዙ የሚያመጣቸው በሽታዎች እንዳሉ ይነገረናል። ያው ጨው መብላት ጥሩ ቢሆንም ማለት መጠኑ፣ መጠኑ በጣም ያስፈላጊ ነው ጨው፤ ከጤንነት ጋር እና ከምግብ ይዘ ማለት ማጣፈጥ ጋር ተያይዞ ለሁለቱ አላማ ነው በብዛት የምንጠቀምበት። ለዛ ከሆነ ደግሞ የምብላው መጠን መብዛት የለበትም፤ ከሆነ መጠን ማለፍ የለበትም። ደማችን ውስጥ ከተወሰነ በላይ የጨው ክምችት መኖር የለበትም። ልክ የስኳር ክምችት በደማችን ውስጥ የተወሰነ ብቻ እንደሚያስፈልግ እንዲሁ የጨውም ክምችት በደማችን ውስጥ አስፈላጊነቱ የተወሰነና ትንሽ እንዲሆን ነው የሚመክሩን። እና በዛ የተነሳ እኔም የተወሰነ ብቻ ነው የምወደውና የምትጠቀመው፤ እና ከዛ አንፃር ትንሽ መጠቀሙ የተሻለ ነው ብዬ አምናለሁ። ብዙ መጠቀም እኔ አስፈላጊ ነው ብዬ አላምንም። ሌላው ደግሞ ጨው የሚያመጣቸው ብዙ ጉዳቶች እንዳሉ ነው። እንግዲህ ያው ኩላሊታችን የሚወስደውን ምግብ ያጣራል፤ በሚያጣራበት ሰዓት ውስጣችን ያለው የጨው መጠን ብዙ ከሆነ ኩላሊታችን ለማጣራት ሁከት እንደሚያጋጥመው ማለት የተወሰነ እንደሚታወክ እንደሚቸገር እና ያንን ነገር በአግባቡ አጣርቶ ወደ ደም የሚሄደውን ወደ ደም፤ ወደ ሽንት የሚቀየረውን ወደ ቆሻሻ የሚቀየረውን ወደ ቆሻሻ ቀይሮ የማውጣት ሂደቱ የተሳለጠና ትክክለኛ እንዳይሆን እንድ እንዲያግዘን በሰውነታችን ውስጥ ያለው የደም መጠን ማለት የጨው መጠን ትክክለኛ ከሆነ የተመገብነው የጨው መጠን ኩላሊታችን አነስተኛ ስራ እና በአብዛኛው የህይወታችን የጤንነታችን የደማችንን ማጣራት ነገር ደማችን እያጣሩ ወደ ሰውነት የመላክና ሽንትን ደግሞ የማስወገድ ስራው በደንብ የተቀላጠፈና ያማረ እንዲሆን ያደርገዋል። በአግባቡ ካልተደረገ ደግሞ ይሄ ጉዳይ ችግር ስለሚፈጥር ብዙ ችግር ስለሚፈጥር ያው ሰውነታችን ይጎዳል ማለት ነው። እንደዛ እንዳይሆን ወይም ኩላሊታችን እንዳይጎዳ በተቻለ መጠን ይሄንን ነገር አውቀን መጠቀም ይኖረው ጨው ስንጠቀም ማብዛት የለብንም ብዙ መውሰድ የለብንም። ምግባችን ላይ ጨውን ለምግብ ማጣፈጫ መጠቀም አለብን። ያው ለምግብ ማጣፈጫ በነገራችን ላይ ምን ይባላል ምላሳችን ለሰውነታችን የሚበቃውን ያህል ምን ያህል እንደሆነ ያውቃል ይባላል፤ እና ለምላሳችን በቃ ተስማሚ የሆነውን ያልበዛውን በተለይ ደግሞ ጤና ችግር ያለብን ሰዎች ካለን ያ የጤና ችግር እንዳይባባስ፣ እንዲሻሻል፣ እንዲስተካከል እና ፈጥኖ ደግሞ ድነን በሙሉ አቅማችን እና በሙሉ ሃይላችን ለመስራት በምንችልበት ቁመና ላይ እንድንሆን የጨው መጠኑ ዝቅተኛ ወይም ደግሞ ዝቅተኛው አስፈላጊ መጠን እንዲሆን መጠቀም መቻል አለብን። ከዛ ባሻገር ጨውን ማለት በማይገባ ሁኔታ መጠቀም ለእኛ አስፈላጊ ነው ብዬ አላምንም። ስለዚህ እኔም ብዙ አልጠቀምም ብዙ የጨው መጠን አልጠቀምም። ለሰውነቴ ምን ያህል ጠቃሚ ነው የሚለውን እና ጎጂ ነው የሚለውን በደንብ ስለምረዳ ከጠቃሚው በላይ በመውሰድ ራሴን ሰውነቴን ሴሎቼን እንዳይጎዱ ጤናዬን እንዲጠበቅ ተገቢውን ጥንቃቄ አደርጋለሁ ማለት ነው።

የጧት እለታዊ ተግባራዊ ተግባራዊ ተግባሬ አብዛኛውን ጊዜ ምንድነው? የማደርገው ገና በጧት ሲጀመር ቀኑ ሲጀመር ምነቃው በሌሊት ነው። እኔ ልምምዴ ሌሊት እነቃና መጀመሪያ የማደርገው ምንድነው? እጸልያለሁ። ውስጤ ያለውን የምፈልገውን ነገር ውስጤ ልቤ ውስጥ የተቀመጠውን ለኔ የተሰጠኝን ነገር ሸክሜን በእግዚአብሔር ፊት እጸልያለሁ። ከዛ በኋላ ቀጥዬ ምንድነው የማደርገው? ወደ መጀመሪያ መሄደው ወደ መታጠቢያ ቤት ነው። እዛ ሽንቴን እሸናለሁ ማለት ምንድነው የሚባለው ያው እጸዳዳለሁ። ከዛ በኋላ ፊቴን እታጠባለሁ ጥርሴን እቦርሻለሁ። ከዛ በኋላ ምንድነው የማደርገው? ወደ መኝታ ክፍሌ ተመልሼ። ፊቴን ቫዝሊን እቀባለሁ ቅባ ወይ ቅባት እቀባለሁ ፀጉሬን ፊቴን ቫዝሊን እቀባለሁ። ከዛ ውሃ እጠጣለሁ። ከዛ በኋላ እንበረከክና በእግዚአብሔር ፊት እጸልያለሁ። ከዛ በኋላ ምንድነው የማደርገው? በአብዛኛው ግን ጸሎት ነው የማስቀድመው ቀጥሎ ነው እነዚህን ነገሮች የማደርገው አንዳንድ ጊዜ እንትኑ ሊገለባበጥ ይችላል። መጀመሪያ የማደርገውና ሁለተኛ የማደርገው ነገር ከዛ በኋላ የተወሰነ ሰዓት ደግሞ ጸጥ ብዬ ራሴን ውስጤን አዳምጣለሁ። የቀኑን ውሎዬን ፕላን አደርጋለሁ ቢያንስ በእጄ በጽሁፍ ሳይሆን በጽሁፍ ሳይሆን በእንትን ነው በ በሀሳብ ቅደም ተከተሎች አወጣለሁ። ለቀኑ ምን ምን ላድርግ ምን ልስራ የሚለው ነው። ያው ነገሩ የተጠኑ ስለሆኑ ስራዎቼም መደበኛ የእለቱ ስራዎቼ የተጠኑ ስለሆኑ በአብዛኛው ፎርማል ነው ማለት ይቻላል። የት እንደሚሄድ በቀን ውስጥ ይታወቃል። ምን እንደምሰራ ይታወቃል። ቤት ውስጥ ምን እንዳማግዝ ይታወቃል። ምናልባት በበዓል ቀናት የተለየ ሁኔታ ካልገጠመ በስተቀር የባል ቀናትም ሁልጊዜ የሚመጡ አይነት ስላልሆኑ ከዛ በስተቀር ግን ይታወቃል በቃ በጠዋት ተነስቼ ፎርማሊ ይሄን አደርጋለሁ። ከዛ በኋላ አሁን ቤት ውስጥ ባለቤቴን ስራ አግዛታለሁ። ቤቴ ውስጥ ባለ ነገር ቤት እጠርጋለሁ። መኝታ አስተካክላለሁ። ከዛ በኋላ የ እቃ አጸዳለሁ እቃ አጥባለሁ። ከዛ በኋላ ልጆቹን ለትምህርት ቤት አዘጋጃለሁ። የቤት ስራ ካለባቸው እፈትሻለሁ አያሃለሁ ቼክ አደርጋለሁ አሰራቸዋለሁ። አዘጋጃለሁ ልብስ ይለብሳሉ ምግብ ይመገባሉ ተዘጋጅተው እንዲወጡ ከዛ በኋላ እነሱን የቀኑን ውሏቸውን ለእግዚአብሔር በመስጠት አሳልፎ በመስጠት እነሱን ያው በሚገባ አዘጋጀተን ወደ ትምህርት ቤት እንልካለን። ከዛ በኋላ ስራን መደበኛ ስራችን ቁርሳችንን እንበላለን። ቁርስ ከበላን በኋላ መደበኛ ለመደበኛ ስራችን እንዘጋጃለን መደበኛ ስራችን አሁን ላይ ያው እንደዚህ የኦንላይን ስራዎችን መስራት ነው። እንግዲህ እንደዛ ነው ገቢ ማስገኛ ብለን ያሰብነው እየሰራንም ያለነው። በቋሚነት ስለዚህ ይሄንን እንሰራለን። ከዛ የተለያዩ አይነት ቪዲዮዎችን እናያለን ኦንላይን ስራዎች ምን ምን ስራዎች በውስጣችን ልንሰራቸው ያሰብናቸው ስራዎች አሉ እና የተወሰነ ክህሎት አለን። ያው ክህሎቶቻችንን ለማዳበር እና ደግሞ ያሰብናቸውን ነገሮች ለመስራት ደፋ ቀና እንላለን ማለት ነው። በዛ ውስጥ ያው እንግዲህ እየሰራን እንደዚህ እንውላለን። ከዛ በኋላ ደግሞ የተወሰነ ሰዓት የቀኑ አጋማሽ ላይ ምናልባትም ከምሳ በፊት ወይም ከምሳ በኋላ የተወሰነ የእንቅልፍ ጊዜ እንወስዳለን። ምክንያቱም ሌሊት ቀደም ብለን ስለምንነሳ ስለሚደክመን። ጠዋት ደግሞ ኃይላችንን ተጠቅመን ልጆቻችንን ስለሸኘንና ስራ ስለሰራን። መሃል ቀን ላይ ስለሚደክመን የተወሰነ የእረፍት ጊዜ እንወስዳለን። ከዛ በኋላ ተነስተን ደግሞ ስራችንን እንቀጥላለን። አሁን ከዛ በኋላ ደግሞ ስራው ምን ይሆናል ማለት ነው። የተመቻቸ ይሆናል ማለት ነው። በዛ ስራ ላይ እንግዲህ ብዙ ስራዎችን በመስራት ከእንቅልፍ ተነስተን ደግሞ ወይ ምሳ በልተን ቡና ጠጥተን እንደገና ራሳችንን በማደስ ስራችንን እንቀጥላለን። ማለት ነው ስራችን እስከ ምሽቱ ድረስ ደግሞ እንሰራለን። በተለይ

ጥፍርህን ትቆርጣለህ ወይ ለሚለው ቃል ወይም ደግሞ ጥያቄ ምንድነው? እኔ ጥፍሬን እቆርጣለሁ ያው ጥፍሬ የእግር ጥፍር የእጅ ጥፍር እንዲሁም ደግሞ የሰውነቴንም ፀጉር ሳይቀር በተወሰነ ጊዜ እቆርጣለሁ ሁል ጊዜም ባይሆን ሲያድግ ሲያድግ ራሴ እያየሁ በተወሰነ ጊዜ እቆርጠዋለሁ። የራሴን ብቻ አይደለም የምቆርጠው በአብዛኛው ልጆች ስላሉኝ አራት ልጆች ስላሉኝ የልጆቼንም ጥፍር እቆርጣለሁ ቁረጡ እያልኩኝም እመክራለሁ። የእግሮቻቸውን ጥፍር የእጆቻቸውን ጥፍር አጸዳለሁ እቆርጣለሁ በነገራችን ላይ እጄን በምታጠብበት ጊዜ ሁልጊዜ ከጥፍሬ ውስጥ ቆሻሻ አወጣለሁ። ጥርሴ እፍቃለሁ። በሰውነቴ ላይ ያሉ ፀጉር ያለባቸውን ቦታዎች እንግዲህ ያው በተወሰነ ጊዜ ቢያንስ በሳምንት አንድ ጊዜ አጸዳለሁ ማለት ነው አነጻቸዋለሁ። እና እንከባከባለሁ ራሴን በዚህ አቅጣጫ። ያው ጥፍር ወንድ በእርግጥ ጥፍር ለወንድ ልጅ ውበቱ ባይሆንም ያን ያህል ግን ደግሞ ጤነኛ ንጹህ ንጹህ ነገር ራሱ ውብ ነው። እና የተዋበ ንጹህ ሆኖ መገኘቱ ልክ ውበት ነው እና ንጹህ አድርጌ እጠብቀዋለሁ ማለት ነው። ለመተቻለ መጠን ጥፍሮቼ ንጹህ ሆነው እንዲገኙ አደርጋለሁ። እና በዛ የተነሳ ያው እንግዲህ ንጽህናዬን በዛ መልኩ ራሴን የመንከባከብ ነገር። ራሴን የመጣ ለራሴ ጤንነት እና ጥርፍ ጥፍር ደግሞ ምንድነው ዋናው አስቸጋሪ ጉዳይ? ጥፍራችን ካልጸዳ የምንበላው ምግብ ውስጥ የተለያዩ በአይኔ የማይታዩ ተውሳኮች ወይም ደግሞ ጀርሞች ስለሚገቡ ከምግብ ጋር ያ ደግሞ ለሰውነታችን ጉዳት ስለሚያመጣ ሰውነታችንን አፌክት ስለሚያደርገው የተጎዳ ስለሚያደርገው ያ እንዳይሆን በተቻለ መጠን ያ እንዳይደርስ ያ እንዳይመጣ እንትን እንላለን ማለት ነው። በተለያየ ሁኔታ ንጽህና የሰውነት ንጽህና የእጅ ንጽህና በተለይ እጠብቃለሁ የእጅ ንጽህናን ለመጠበቅ ከሚጠቅሙ ጉዳዮች አንዱ ጥፍርን በየጊዜው በየጊዜው ማስተካከልና መቁረጥ ነው። ያንን ደግሞ ጥፍራችንን በየጊዜው በማስተካከል በመቁረጥ የተሻለ የጤንነት የሰውነት ጤንነትን እንገነባለን የሰውነት ጤንነትን እናደርጋለን ማለት ነው። ያንን በምናደርግበት ጊዜ እንግዲህ ምንድነው አንበከልም ማለት ነው። አንበከልም ማለት ነው። እና ስለማንበከል ጥሩ ሁኔታዎች ይፈጠራሉ ማለት ነው። እና የልጆቹንም ጥፍር ከዚህ አኳያ አስተካክዬ የመቁረጥ ነገር አለ። እጃቸውንም በማጥባቸው ጊዜ ከጥፍራቸው ውስጥ የተለያዩ ቆሻሻዎችን በማስወገድ በሳሙና ጥሩ አድርጌ ከሳሙናም ደግሞ የተሻሉ የሰውነት ሳሙናዎች ጀርምን ለመከላከል የሚረዱ ሳሙናዎች አሉ ለምሳሌ እንደ እኛ ሀገር አሁን ላይፍቦይ የሚባል አለ። የልጆች በብዛት የሚጠቀሙበት ሳሙና በዛ ተገልግዬ ተጠቅሜ ልጆቼን በደንብ እጃቸውን አጥባለሁ ማለት ነው። የራሴን እጅ እታጠባለሁ። ሰዎችም ጥፍራቸው ሲያድግ እመክራለሁ በእውነት ምግብም ስለምሰራ ስለማዘጋጅ። እንደገና ደግሞ ምግብ ስመገብም ከእጄ ወደ ሰውነቴ በሆዴ ወደ ሆዴ ወደ አፌ ውስጥ ቆሻሻ እንዳይገባ እጄን ንጹህ አድርጌ በመታጠብ ብዙ ጊዜ የእጄ ንጽህና እጠቀማለሁ። የእጄ ንጽህናዬን ምንም አይነት ምግብ ከመብላቴ በፊት እጄን እታጠባለሁ። ጥፍሮቼ ንጹህ እንዲሆኑ ውስጣቸው ያለውን ቆሻሻ አወጣለሁ በጣም ጥፍሮቼ ደግሞ ካደጉ ለመቆረጥ ከደረሱ እቆርጣለሁ ማለት ነው። ቆርጬ አጽድቼ ንጹህ አድርጌ ነው ምግብ የምበላው ማለት እጄን ታጥቤ ምግብ የምበላው እና የልጆቼንም የጥፍር ጤንነት የእግራቸውን የእጃቸውን ጥፍር እቆርጣለሁ። ሰዎችም ጥፍራቸው ሲያድግ ራሱ ተቆረጡ ብዬ እመክራለሁ እና ከዚህ አንፃር እንደዚህ ነው